"አዲስ ቴክኖሎጂ መማር ትወዳለህ?" ይላል። የኔ ትልቁ ጥንካሬ ወይም ደግሞ ትልቁ የኔ ክህሎቴ ብዬ የማስበው ምንድነው አዲስ ቴክኖሎጂን መማር እፈልጋለሁ። አዳዲስ ነገሮችን ማወቅ እፈልጋለሁ። አዲስ ነገሮች ላይ ትኩረት አድርጌ ስኬታማ እንደምሆንበትም አምናለሁ እና የኔን ሂወት የሚቀይረው ከዚህ በፊት የነበረ ከዚህ በፊት የነበረ ስራ ሳይሆን አዲስ ቴክኖሎጂ እንደሆነ አምናለሁኝ እና ግን እስካሁን ስኬታማ ሆኜበት አላውቅም። አንድ ቀን ግን ስኬታማ እንደምሆንበት አምኜ ቴክኖሎጂዎችን አያለሁ እማራለሁ እወዳለሁ።

ይቅርታ መጠየቅ ቀላል ነው? ይቅርታ መጠየቅ በቦታው ከሆነ በጣም ቀላል ነው። ማለት ጥፋተኛ ሆነህ ወይም ደግሞ ጥፋተኛም ካልሆንክም "እሺ በቃ ይቅርታ" ማለት በጣም ትልቅ ደስታ የሚሰጥ ነገር ነው። ይሄንን ይቅርታ በጣም ከባድ መስሎኝ ከዛሬ አራት አምስት አመት በፊት፣ የግቢ ተማሪ እያለሁ ከዛ በፊት ይቅርታን አላውቅም እና አልወድም ወይም ደግሞ ለኔ ቀላል ከዛ በኋላ እኔ ይቅርታ እንዳልጠይቃት ፈርቻት ወይም ደግሞ ይቅርታ መጠየቁ ለኔ በጣም ከባድ! ሆኖብኝ እፍረት ሆኖብኝ፣ ማርያም ቤተክርስቲያን ሄጄ ሃዋሳ ሳዓሊተ ምህረት ቤተክርስቲያን ሄጄ በቃ፣ እኔ ይቅርታ መጠየቅ አልቻልኩም እና እሷ ግን ይቅርታ እንድትጠይቀኝ እና ይቅርታ እንድንባባል አድርጊኝ ብዬ አልቅሼ አውቃለሁ። እኔ መጠየቅ ስላቃተኝ ስለፈራሁ ስለተርበተበትኩ ነው እንጂ፣ ይቅርታውን መጠየቅ በቃ እኔ ነኝ የጠየኳት ማለት ይቻላል ታርቀናል እና ይቅርታ መጠየቅ ቀላል የማይሆንበት ሁኔታ አለ፤ ቀላል የሚሆንበት ሁኔታ አለ። ይቅርታን ካቀለልንው ቀላል ነው፤ ይቅርታን ካከበድንው ደግሞ ከባድ ነው።